''የስልክህ ባትሪ ምን ያህል ይቆያል?'' ይላል ጥያቄው እና ያው የኔ ስልክ ባትሪ ይቆያል የተወሰነ ባይሆንም ግማሽ ቀን ያውለኛል መቶ ፐርሰንት ከተጠቀምኩና፤ በደንብ አርጌ ምጠቀምበት ከሆነ መቶ ፐርሰንት ያገለግለኛል ስልኬ ማለት ነው። አሁን ለምሳሌ ዛሬ የሞላውት አርባ ፐርሰንት ነውና ስራው ብዙ ሊያስኬደኝ ይችላል ብዙ ሰዓት ነው እየፈጀ ያለው ይሄ ስራ እውነቱን ለመናገር አንዳንድ ቮይሶች አንዳንድ ቅጅዎች የተቀዱት ስለመሪ እንትን አትቀበሏቸውም ድምጽ ምናምን ሲኖር እና በአጋጣሚ ደግሞ ድምጽ አይጠፋም ቤት ውስጥ ስለሆንኩ ያለውት እና የስልክ ባትሪ እንደምትሰራው ስራ ይወሰናል ይሄን ስሰራ በጣም እንትን እያለብኝ ነው ባትሪ ይወስዳል ባትሪ ቻርጅ እንዴት ነው? ሙሌት ይወስዳል ማለት ነው። ሙሌቱን በጣም እየወሰደው ነው እውነቱን ለመናገር እሱም ብቻ ሲሆን ጊዜም በጣም የወሰደብኝ ነው። ሌሎች ስራዎችንም በቃ ስራዬ ብዬ ስራዬ ብዬ እየሰራሁ ነው እዚህ ላይ። እና እነዚህ ስራዎች እንግዲህ ያስፈልጉናል ጠንቅቀህ ማወቅ አለብህ ስትሰራቸው ስራዎችንም ምንሰራው በደንብ አርገን መሆን አለበት አንዱ የስራ ዘርፋችን በሞባይል ስለሚሆን ማለት ነው እና የስራ እቃችን ነው ማለት ነው። እንደ ስራ እቃዬ እየተጠቀምኩበት ስለሆነ ባትሪ ይጨርስብኛል አይቆይም ቶሎ ቶሎ። ግን ያው ከዚህ በፊት ግን ያው አንዳንድ ከተወሰኑ ስራዎች በስተቀር የማህበራዊ ሚዲያዎችን ስለሆነ እገለገልበት የነበረው ወይም ትምህርቶችን ስለሆነም እማረበት የነበረው ይሄ ስልኬ የስልኬ ባትሪ ይቆያል። ግን ያው በብዛት ሌሊት ሌሊት ላይ ሰክቼው ነው ማድረው እና ጧት ስነሳ መቶ ሞልቶልኝ እንደነዚህ አይነት ጠረሽ በሆኑ ጊዜ አሁን ይሄን ስራ ለምሰራበት ጊዜ ጀምሮ ነው እያለቀ ያለው እንዳልኳችሁ። ይህም ሆኖ ይቆይልኛል ሙሉ ቀን፤ ያው ሌሎች ስራዎች ላይ ስለምውል ሙሉ ለሙሉ ስልኩን አልነካካም ማለት ነው። ስልኩን ዝም ብለን እምንነካካው ሲሆን ነው ስልካችን ባትሪው ሚያልቀው፤ ተግባባን የስልክ ባትሪ ሚያልቀው ይሄን ስናደርግ ነው። እና የስልካችን ባትሪ እንዳያልቅ መጠንቀቅ ያስፈልጋል ሁል ጊዜ ደግሞ ቻርጅ ምናረገው ከሆነ አቅሙም አቅሙ ይወድቃል ማለት ነው። የስልኩ አቅም የስልኩ አቅም ወድቆ እንትን ይላል ይበላሻል ባትሪው እድሜው ያጥራል ብዙ ጊዜ ማገልገል ያለበት ባትሪ ለተወሰነና አጭር ጊዜ ብቻ ይሆናል ማለት ነው። እና ባትሪያችንን በደንብ አርገን ብናየው ብንጠቀመው ጠንቅቀን እንዴት ነው እኛም በሚያገለግለን መልኩ ላይ ብቻ ስልካችን ብል አሁን ይሄ ጥሩ ነው ገቢ ሚያስገኝ ስራ ስለሆነ አሁን ምሰራው ምናልባት በማገኘው ባትሪ፤ ትንሽ ነገር ሊገዛልኝ ይችል ይሆናል። ከማገኘው ላይ ማለት ነው፤ ስለዚህ ያው እኔ አሁን ባትሪ ትንሽ እያለቀ ቢሆንም እጠቀማለሁ ብዬ ስለማስብ ማለት እንትኑን አወጣለሁ ማለት ነው የባትሪውን ጊዜ ቆይታ እዚህ ላይ አውላለሁ ስለምጠቀመው ጥቅም ላለው ነገር እንዴት ነው ማውጣት አስፈላጊ ነው። ጥቅም ለሌለው ነገር ግን ለማይጠቅመን ነገር ግን ጊዜያችንን፣ ሰውነታችንን፣ ሁሉ ነገር ባንሰጥ ብዬ እመክራለሁ እውነቱን ለመናገር እና የስልካችን ባትሪ መቆየት አለበት ይሄን ያህል ጊዜ እኔ ስልኬ ባትሪ ከመች ጀምሮ ነው ሚቆየው? ከመች ጀምሮ የስልክ ባትሪ ምን ያህል ይቆይል ከዚህ? በቃ በእነዚህ ምክንያቶች ነው ሊያልቅ ሚችለው ቪዲዮ ካየህ አልባሌ ነገሮችን ስታይ ስትዉል፤ በቃ ሙሉ ቀን ምትጠቀመው ከሆነ ያልቃል ያው። ማያልቅ ነገር የለማ የባትሪው ሀይል ጉልበት ያልቃል ማለቅ ስላለበት ያልቃል። ግን ያው እንደዚህ ስራ ሲሆን ግን ባያልቅ ጥሩ ነው ምክንያቱም አሁን እኔ ብዙ ሰዓት መስራት እፈልጋለሁ በቀን ውስጥ እና ሁለት ሰዓት፣ ብዙ ሰዓት ነው ምቆየው እና ሁለት ሰዓት ምናምን ነው ምሰራው። በቀን ሁለት ሰዓት፣ ሶስት ሰዓት ጠዋት ቀን ላይ ማለት ነው ሙሉ ቀን ነው ግን ምውለውኮ ስራው ላይ፤ ለምን እንደሆነ አላቅም። እና ጥሩ ስራ ነው። ጥሩ ስራ ምትሰራ ከሆነ ይቆይ

ልብስ በእጅ ታጥባለህ? አዎ ልብሴን በብዛት በእጄ ነው የማጥበው። በእጅም በእግርም የሚታጠቡ ልብሶች አሉ እኔ በምኖርበት ኢትዮጵያ ውስጥ እና። ለምሳሌ አሁን እኔ ስኖር እኔ ልብሴን የማጥበው በእጄ ነው። አንዳንድ ጊዜም ደግሞ በእግርህ ልታጠብ ትችላለህ ለምሳሌ አሁን ብርድ ልብስ የሚባል ልብስ አለና እሱን የምታጥበው በምንህ ነው? በእግርህ ነው በእግርህ። እንዴት ነው በእግር የምታጥበው ካላችሁኝ? እሺ አስተጣጥበውን ልንገራችሁ ለምሳሌ አሁን ብርድ ልብሳችንን እናመጣለን እና ወፍራም ስለሆነ ወፍራም ሆኖ ጨቀየ ሊሆን ይችላል ስለዚህ ምንድን ምንድን ነው መደረግ ያለበት? መዘፍዘፋ አለበት በርሜል ውስጥ ይቀመጥና የብረት በርሜል አለ በዛ በርሚል ውስጥ ይቀመጥና በእግራችን ነው። የምንረግጠው በእግር እየረገጥከው ያንን ጭቃ ተስወግዷል ማለት ነው። ያ በእግር እየተረገጠ የሚወጣው በርሜል ነው። የበርሜል በበርሜል ውስጥ የሚገኘው ጭቃ እንትን ይቦካል ማለት ነው። እየተቦካ እየተቦካ እግርህ ታቦካዋለህ ማለት ነው። እንዴት ነው? እንዲወጣ ማለት ነው። ጭቃው በእግር ስትረግጠው እንዴት ነው? ይሄ ጨቃዎቹ እየተላቀቁ እየተላቀቁ ይሄዳሉ ለምን በእጅህ ይሄንን ወፍራ። ወፍራ ብርድ ልብስ መቁረጥ ጭቃውን ማስወገድ አትችልም? እና ይሄን ጭቃ በምታስወግድበት ጊዜ እንግዲህ ምን የእግርህ አገልግሎት ትልቅ ነው ማለት ነው። ግን ለዚህም እጅህን ትጠቀማለህ ማለት ነው። ስለዚህ አሁን በኦሞ በኤሪኤል ተዘፍስፎ በእጅህ ይሄ ውሃ ይሄ ብርድ ልብስ ይወጣል ማለት ነው። እና ይሄ ብርድ ልብስ ከወጣ በኋላ ምንድነው? የምንጠቀመው ቀጣይ ካልን እጃችንን ነው እጃችን እንጨምቀዋለን እየጨመቅን እየጨመቅን እየጨመቅን ቆሻሻ ሆነን እናስወግዳለን ቆሻሻ ከተወገደ በኋላ ያው እናለቀልቀዋለን በእጃችን ደሞ ገብተን በእጄ ለቀለቃል ማለት ነው። ስለዚህ ይሄ ቆሻሻዎች እነዚህ ቆሻሻ እነዚህ አላስፈላጊ ነገሮች በእጃችን ተጠረጉ ማለት ነው። እና በእጃችን የተጠረጉትን ነው እንግዲህ አሁን የምንጠቀም እንደ ልብሳችን በቃ በእጄ ነው የሚያጥበው ነፍሴንም አጥበው በእጄ ነው። ተግባባ ሸሚዜንም የማጥበው በእጄ ነው። ሱሬንም የምማጥበው በእጄ ነው እና በእጃችን ስናጥብ ነው እንግዲህ። ጥሩም የሚሆነው አንዳንድ ጊዜ ግን የልብስ ማጣቢዎች ባሉበት ወስደን ደግሞ እናሳጥባለን ልብሳችንን ልብሴን ልብሴን በልብስ ማጣቢያዎች እናሳጥባለን ማለት ነው። አንዳንድ ቀን አንዳንድ ቦታዎች ላይ ልብስ ማጠቢያ አሳጥባለሁ ማለት ነው። ይሄንን ነገር ስለዚህ ልብሳችንን በዚህ በዚህ በእነዚህ ሁሉ ይጠጥባል በእጅም በልብስ ማሳጠቢዎች ጋር ወስጄም እሰጥባለሁ ልብስ ማሳጠቢዎች ጋር ብቻ አይደለም የማሳጥበው የት አሳጥባለሁ መሰላችሁ? በራስህ ቤት ማሽን አለ አይደለ በማሽን ውስጥ አድርገን ለብሳችንን ቆንጆ አድርገን እናሳጥበዋለን እናጥበዋለን። ስለዚህ እነዚህ ሁሉ እቃዎች ይታጠባሉ ማለት ነው። ልብሳችንን በዚህ ነው የምናሳጥበው። ልብሳችን ከታጣበ በኋላ አስፈላጊ ነገር ከሆነ ማድረቅ ነው። የሚደርቀውም ያው በማሽን ነው አንዳንድ ጊዜ በማሽን ልናደርገው እንችላለን። ግን እንደልኮቹ እኔ በብዛት በእጄ ነው በእጃችን ለሁለት ሆነን እንጨምቃለን ማለት ትልቅ ልብስ ከሆነ ከዛ ውጪ ግን ትንሽ ልብሶች ከሆኑ በራስህ እጅ እየጠመዘዝክ እየጠመዘዝክ ታጠፋዋለህ እንትን ውጪ አሁን ታስወግዳለህ አሁን ታስወግዳለህ ማለት ነው። እነዚህ አስፈላጊ ናቸው። እና እጃችን ያለ እጃችን ስራ አይሰራም ዞሮ ዞሮ ልብሰችንን በእጅ አጥበን እናሰጠና ነው። እንግዲህ ወደ ስራው የምንቀላቀለው ማለት ነው። በአጠቃላይ ስለዚህ ልብሴን በእጄ አጥባለሁ እሰጣለሁ በልብሴን በእጄ አጥባለሁ እሰጣለሁ ማለት ነው። እነዚህ ናቸው እንግዲህ የኔን የህይወት

ለስራ ትጓዛለህ አዎ ስራዬንም ምሰራ ጉዞ ጉዞ በማድረግ ነው መጓዝ ማለት ያው መኪኖችን ተጠቅሜ መሄድ ማለት ነው። ጉዞ ምንድነው? መጀመሪያ ወደ ስራ ገበታ በሚለው ቢስተካከል አይሻልም። ለስራ ትጓዛለህ መጓዝ ጉዞ የምንለው እንዴት? ለበላችሁ ለትምህርት ስትጓዝ ወይም እንዴት ነው ክፍለ ሀገር ስትሄድ ነው ጉዞ የሚባለው። ከተማ ዉስጥ ሆነህ አትሄድም ወደ ስራ አትሄድም የስራ ገበታ ወይም የስራ ቦታ ብንለው ጥሩ ነው። ግን ያው ለስራዬ ትጓዛለህ ስላልከኝ አዎ ተጉዤ ነው እንግዲህ ስራ ቦታ የምደርሰው። ተኝቼ መቼም ልሰራው አልችልም አንዳንድ ጊዜ የቤት ውስጥ ስራዎች አሉ። አሁን ይሄንን እየሰራሁት እንዳሉት ቤት ሆኜ ነው አሁን በብዛት እየሰራሁ ያለሁት። እና እንደዚህ አይነት ተጨማሪ ስራዎችን ካገኘሁ እንደው እቀጥላለሁ። ደስ ይላል እውነቱን ለመናገር። አትደክምም ቤትህ ሆነህ ነው ስራህን የምታከናውነው? ጤናህን ትጠብቃለህ ከእግዚአብሔር ጋር ስራህንም ትሰራለህ ቤተሰብህንም ትረዳለህ ማለት ነው። በዚህ እና ስራ ለስራ መጓዝ ማለት እሱ ነው። እንዴት ነው አንድ ሰው ጠዋት ይነሳል ፊቱን ይታጠባል አብዛኛው እንግዲህ ተቀጣሪ እስከሆንክ ድረስ። ሁለት ሰዓት መገኘት አለብህ ወይም ሁለት ሰዓት ተኩል በድርጅቱ ህግ መሰረት እዛ ስራ ቦታ ላይ መገኘት አለብህ። ካልተገኘህ ደግሞ ቅጣት ይጠብቅሃል። ያ ቅጣት ምን ሊሆን ይችላል? ከስራ ልትሰናበት ትችላለህ። አንደኛ ልትቀነስ ትችላለህ። የደሞዝ ማስፈራሪያ ይቀርብብሃል። እነዚህን ሁሉ ችለህ ነው እንግዲህ ለስራ ልትጓዝ የምትሄደው ማለት ነው። እና ያው ስራህን ተጉዘህ ሄደህ ነው የምትሰራው በቃ ጉዞ የሚለው አረፍተ ነገር በጣም ረጅም ለሆነ ነው። ለነገሩ እውነት ነው። አሁን ላይ ትንሽ አሁን ከተማው እንዴት ነው እየተቀያየረ ስለሆነ። መሃል ከተሞች የነበሩት ያው ትልልቅ የንግድ ተቋማት ምናምን ሊገነቡ ስለሆነ። ወደ ዳርጋ ዳርጋ ነው። እንግዲህ ያው ከተማ አብዛኛው ኒውዮርክም መሃል ላይ ብዙ የሚኖር የለም ዳር ላይ ነው የሚኖረው ማለት ነው። እና ያንን ተገን ተደርጎ ከተማ እየተሰራ ስለሆነ አርብ እያማረ ስለሆነ። ጥግ ጋር ብትሆንም ያው ተጓዝክ ነው የሚባለው። ወደ ስራ

በቀን ስንት ሰዓት ስልክ ትጠቀማለህ? ያው እንደሚታወቀው እኔ በቀን ውስጥ ብዙ ሰዓት እጠቀማለሁ ስልክ። ከዚህ ውስጥማ አሁን ራሱ እየተጠቀምኩ አይደለ ብዙ ሰዓት ስልክ እጠቀማለሁ። ስራ ካልሆንኩ በስተቀር በቃ ስራ ካልሆንኩ ምንም በቃ ቻርዱ እስኪዘጋ ነው ያው ባትሪ እስኪዘጋ ማለት ነው። የተሞላው ባትሪ እስኪዘጋ በቀን ውስጥ ተጠቀማል። ሰአቱን አልይዘውም ቢያንስ ስድስት ሰዓት ስድስት ሰዓት እጠቀማለሁ እውነት ነው። ላለማካበድ ለምን በቃ ያለ እሱ አሁን ላይ እኮ ምንም ማድረግ አትችልም እንትን ሆነናል። ሱሰኞች ሆነናል። የስልክ የስልኩ የቀፎ ሳይሆን በውስጡ ባሉ በየነ መረብ ጋር ተገናኝተው በፈጠሩት ነገር። ትስስር ታስረናለ እኛም አንድ ላይ እስረኞች ሆነናል። የቴክኖሎጂ ፈጠሮች እስረኞች ሆነናል። እና አንዱ እስረኛ እኔ ነኝ ማለትነው። አብዛኞቻችን ላናምነው እንችላለን እንጂ። አሁን ስልክ እንኳን ስንረሳ ከዚህ በፊት አሁን እኔም በማልኖርበት ስልክ ያልነበረበት ጊዜ ነበርና። ከቀን በኋላ የመጣ ነገር ነው። ይሄ ስልክ አሁን ስልክህን ጥለህ ስትሄድ ትረበሻለህ ማለት ነው። እያልን አይምሮህን እንዴ እንድትጫወቱ ከዚህ በፊት እኮ ስለመደወልም ስለመገናኘትም አትስብም ነበረ። አሁን ላይ ግን ሞስልክ ስልኬን ሳልይዝ ምናምን ብለህ ትጨነቃለህ ስለ ሰው መስራት እንትና ቢደውልልኝስ ትላለህ። ገባችሁ ስለ ስለዚህ። እንዴት ነው ከስ ስልክ ስልክ ወሳኝ ነው። ግን ይሄንን ሁሉ ሰዓት ምን ምን እያደረክ ነው የምትጠቀመው ብትለኝ። በብዙ የመጀመሪያ ደግሞ እንግዲህ ስልክ የምትይዘው ለምን ለግንኙነት ነው ለመነጋገር ነው ለማውራት ነው አይደል? ከጓደኛም ጋር ይሁን ከስራ ለስራ መልእክቶችን ትቀባበልበታለህ በስልክ። ይሄ ስልክ ግን ኧ ነው አንተን መያዝ የለበትም አስሮ መያዝ የለበትም። ስለዚህ ስልክህን ለግንኙነት ብቻ ጓደኛ ጋር ወንድም ይሁንሴት ጋር እየደወልክ ለረጅም ሰዓት የምታወራብህ በስልክ ነው ማለት ነው። እና ስልክህን በአግባቡ መያዝ ጥሩ ነው። አንደኛው ለ ስለዚህ ስልክህን ለግንኙነት ብቻ ጓደኛ ጋር ወንድም ይሁንሴት ጋር እየደወልክ ለረጅም ሰዓት የምታወራብህ በስልክ ነው ማለት ነው እና ስልክህን በአግባቡ መያዝ ጥሩ ነው አንደኛው ለ ማንኛውንም ወሬ። ተያያዥነት ያለውን እንግዲህ በስልክህ ነው። እምታወራው ያለ ስልክ እንግዲህ እንደ ድሮ ዘመን ልትገናኝ አትችልም ማለት ነው። ቀጠሮ ምንም ምንም የምትሰጣጣው በዚህ በስልክ ነው ከዛ ውጪ ከስልክ ውጪ ምንድነው የምታደርገው? ምንም አታደርግም እና። ሌላኛው ደግሞ ስልክህን የምትጠቀመው ትምህርትህን ልትማርበትም ትችላለህ ለትምህርታዊ ነገር ስልክን ተውሏል። በበይነ መረብ ተጠቅመህ ጎግል ላይ ኧ ሰርች ልትፈልግ ትችላለህ እይታዎችን ታያለህ የሚታዩ ነገሮችን ቪዲዮዎችን ልታይ ትችላለህ ዩቲዩብ ላይ ገብተህ መጽሐፍትን በፒዲኤፍ አውርደህ። ልታነብ ትችላለህ በስልክ ውስጥ ስቶሪጅ ስለሚኖረው ማለት ነው። እና እ እነዚህን ሁሉ ታደርግበታለህ ለመዝናናት ማለት ነው። ለትምህርት እና ያው ቀጥታ በቀጥታ መስመር ላይ ትምህርቶችና ኮርሶችን የምትማርበት ነው ስልክህ ተግባባን። እና ከእነዚህ ሁሉ ደግሞ በተሻለ ስልክን ለግብይትም ትጠቀምበታለህ ትገበያይበታለህ ለንግድ ላይ ትጠቀመዋለህ ማለት ነው። ሌላኛው ደግሞ። ስልክህን እንዴት እ ነው? ለመዝናኛ እንድስመው አብዛኛውን አሁን የምንጠቀመው እኛ እ የተለያዩ ማህበራዊ ሚዲያዎችን። ስልካችን ላይ መተግበሪያ እንጭናለን ከዛ በዛ መተግበሪያነው እንግዲህ የምንጠቃቀመው ማለት ነው አፕሊኬሽን ወይም መተግበሪያ ያንን ስትጠቀም ትውላለህ ማለት ነው። በዛ መተግበሪያ እንግዲህ ስልክህ ብዙ ጊዜ ላይ ይያዛል ማለት ነው። ስለዚህ ስልክህን ለግንኙነት ብቻ ጓደኛ ጋር ወንድም የፈይሁን ሴት ጋር እየደወልክ ለረጅም ሰዓት የምታወራበት በስልክ ነው ማለት ነው። እና ስልክህን በአግባቡ መያዝ ጥሩ ነው። አንደኛው ለ ስልክህን በቀን ውስጥ ብዙ ጊዜ እንደምትጠቀመው ይገባሀል ማለት ነው። እና እኔ በቃ እማልጠቀመው ባጭሩ ባትሪ በሚዘጋበት ብቻ ነው። ከዛውጭ ሁሌም